ኢንተርኔት ትጠቀማለህ ብለህ ለጥይቅ ጥያቄ ያው ኢንተርኔት እጠቀማለሁኝ ኢንተርኔትም አለኝ ኢንተርኔትም አለኝ ብለህ ትጠይቀኛለህ አዎ ኢንተርኔትም አለኝ ኢንተርኔት ያው ባለማችን ላይ አሁን በሚገኙት በጣም አስፈላጊም ነገር ነው ውድ ነገር ከሚባሉት ነገሮች ውስጥ አንዱ ኢንተርኔት ነው ኢንተርኔት ካለ በጣም ብዙ ነገሮች አሉ። በጣም ብዙ የሚሰሩ ስራኦች አሉ፣ ግን ሁሉም ነገር ኢነርኔት አስፈላጊ ነው። ለዚህ ሁላ ነገር ማለት ነው። ስለዚህ ኢንተርኔት አለኝ ማለት ነው። ኢንተርኔት ደግሞ ሲኖር በጣም ብዙ ነገሮችን ማድረክ ትችላለህ ብዙ ነገሮች መከወን ስለምትችል ኢንተርኔት አስፈላጊ ነው ብዬ አስባለሁኝ። አብዛኛው ሰው ኢንተርኔት ቢጠቀም ብዬ እመክራለው።

ማሰላሰል ተደርጋለህ ብለህ ለጠየከኝ ጥያቄ? አዎ ማሰላሰል አደርጋለሁ ማሰላሰል ማለት አንድን ነገር በጥሞና በስነ ስርዓት ቀስ ብለህ የሆነ ተረጋግተህ ስታስበው ስታስተውለው ስታስተነትነው ነው። ማሰላሰል ማለት ስለዚህ የሆነ ነገር ማሰብ ማሰላሰል እችላለሁኝ አደርጋለሁኝ በጣም ብዙ ነገሮችን እያሰላሰልኩኝ ከጥሩ ነገር ደርሻለሁኝ። ስለዚህ ማሰላሰል ማስፈለጊ ነገር ስለሆነ

የቅጥር ሂደት እንዴት ነው ብለህ ስትል ጥያቄ፤ ያው የቅጥር ሂደት፤ እንደ ቀጣሪዋ ቀና እንደሚቀጥሉት ድርጅቶች እንደ የሚቀጥሉት ባለ ሰራተኞች ይለያያል፤ ለምሳሌ፣ አንድ ሰው ለመቀጠር ሲፈልግ የሆኑ ነገሮችን በራንደምሊ ሴሌክት ሊያደርግ ይችላል፤ ቀጥታ የሆነ በፈተና ምናምን አድርጎ ሊመርጥ ይችላል፤ ቀጥታ ደግሞ ምርጥ አርጎ እነ ከሌ ይግባ፣ እከሌ ይግባ፣ ብሎ ሊመርጥ ይችላል ሊቀጥር ይችላል፤ ስለዚህ የቅጥር ሂደቱ እንደ ሰዎቹ ቢለያይም፣ ግን በፕሮሰስ በሂደት የሚቀጥር ቅጥር አሪፍ ነው ብዬ እመክራለሁ፤ ስለዚህ ቅጥር ብዙ ፕሮሰሶች አሉት፤ ሂደቶች

መጠበቅ ታግድ ነበር? ብለህ ለጠየከኝ ጥያቄ፣ አዎ መጠበቅ አግድ ነበር። ለምሳሌ መጠበቅ ወይም ማግድ ማለት፣ ታግድ ነበር? ብለህ ለጠየከኝ አው መጠበቅ ያው ከብቶችን ቅጥር ላይ እንደነበርኩ በቅጥረኛ ከዚህ አንፃር ሲታይ፣ ታግዳለህ ትጠብቃለህ ይባላል። ስለዚህ ቅጥር እንደነበርኩኝ ቤተሰቦቼ ጋር እንደነበርኩ ከብቶቼን እጠብቅ ነበር አግድ ነበር፣

በእጅ መጽሐፍ ትወዳለህ ብለህ ለጠየከኝ ጥያቄ? አዎ በእጅ መጽሐፍ እወዳለሁኝ ምክንያቱም እጄ የምጽፈው በጣም ብዙ ብዙ ደስ የሚል ነገሮች እፅፍ ለሁ ለምሳሌ አንዳንድ የሆነ ታሪኮችን እለታዊ የምሰራቸውን እንዲያይ። ስራዎች እፅፍለሁኝ እንደውም ፅሁፌን ለማሻሻል ብዬ የምጽፋቸው ነገሮች አሉ እንደውም ስራ ስሮችንም እሰራለሁኝ እንደዛ እንደዛ ነው ሳደርግ ደስ ስለሚለኝ ጽሁፌን ጽሁፍ እጽፋለሁ ብየ ማለት ነው። የምጽፈውም ያው ጥሩ እጅ የሚል ጥሩ የሚባል የእጅ ጽሁፍም አለኝ። የለመድኩትም። አንዳንድ ስራ ሰዎችን እንደውም የትምህርት ኖቶችን በመጽሐፍ ነው ጥሩ የእጅ ጽሁፍ ያመጣሁት

በባህላችሁ ሰርግ እንዴት ይከውናል ብለህ በጠየከኝ ጥያቄ? ያው በእኛ ባህል መሰረት በእኛ በውሎዎች ባህል መሰረት። ሰርግ እንዴት ይከውናል መሰህ መጀመሪያ የሙሽራው ሙሽራው ወደ ሙሽሪት። እንትን ጥሎሽ ይጥላል ጥሎሽ ማለት ብር ማለት ነው። ይጥላል እሱን ከጣለ በኋላ የምትታጫለት ልጅ ከታጭች በኋላ የሰርጉ ቀን። ሙሽራው ሄዶ ከነሚዜዎቹ ጋር ሄዶ ሙሽራይቱን ያመጣል። ከዛ ደግሞ አንዳንድ ፍራሽ እንደዚ ትራስ ለብሶች ምናምን ነገሮች ይዘው ይመጣሉ። እንደዛ አድርገው ይዘው ይመጡና ያው በዚህ መንገድ ጭፈራዎች አሉ ዘፈኖች አሉ እንደውም ድግሶች የሚበሉ ምናምኖች አሉ። በቃ የሚጠጣለህ አለ። ደስ የሚል ብቻ ነገር አለው። በዚህ መልኩ የከውናል ያው በጣም ብዙ መግለጽ እችል ነበር

ኢሜል ትጠቀማለህ ብለህ ለጠየቅከኝ ጥያቄ አዎ ኢሜል እጠቀማለሁ ኢሜለይንም በቃ ጥሩ የሆኑ የመተግበሪያዎችን ስጠቀም ኢሜል የሚያስፈልጋቸው መተግበሪያዎች ስላሉ እነሱን መተግበሪያዎች ስትጠቀም። ኢሜል የግድ ስለሚያስፈልገኝ ኢሜል እጠቀማለሁኝ። ሁለት ኢሜል ሶስት ኢሜሎችን እጠቀማለሁኝ እነዛን ኢሜሎችን ተጠቀሙ አንዳንዴ ኦንላይን ስራዎችን። እንዲሁም አንዳንድ መተግበሪያዎችን እንደ ቴሌግራም እንደ ዋትሳፕ እና ኢንስታግራም ምናምን ያሉት ነገሮችን። እነሱን ኮኔክት ለማድረግ እነሱን ለመክፈት ኢሜል ምናምን ስለሚጠይቅ

የቀን መቁጠሪያ ትጠቀማለህ ብለህ ለጠየከኝ ጥያቄ? አዎ የቀን መቁጠሪያ እጠቀማለሁ የምጠቀመውም የቀን መቁጠሪያ ስልኬ ላይ ያለው ካላንደር የሚለውን አፕሊኬሽን እሱን እጠቀማለሁኝ እሱን እየተጠቀምኩ ነው። ብዙ ጊዜ። ፕሮግራሞችን ፕላኖችን ማለቴ እቅዶችን ማግደው ማለት ነው። እሱን ተጠቅመህ ስታቅድ በዛ መሰረት ስለመሄድ እንዲሄድ ስለሚረዳን ስለሚያግዘኝ። የቀድሞ ቆጠራዎችን እየተጠቀምኩ ነው